በስራ ላይ ከባልደረባ ጋር ግጭት ተፈጠረ። ከ ተፈጠረ አስተያየቶችን የተለዩየ ናቸው። ስለ ስለ ፕሮጀክቱ አቀራረብ መደርደር አልቻልንም። ሁለታችንም እናምናለን። ውይይቱ ትንሽ ሞቅ ሰራተኞች አስተውለዋል ይህ መጥቶ ይህ መጥቶ አይደለም። ለመቆጣጠር ምናልባት አስተሳሰብ አስተባባሪ አስተባባሪ ማስገባት ያስፈልጋል። ችግሩን መፍታት አለብን። ስራው መቀጠል አለበት። ግላዊ ስሜቶች ማስገን ማስወገድ ያስፈልጋል። ምናልባት ዛሬ ከዛሬ በኋላ እንነጋገራለን። መግባባት ማግኘት አስፈላጊ ነው። የውድድሩ ስራ መስማማትን ይጠይቃል።

የንድም ታለመረብ ዝግጅት ላይ ነበርኩ ብዙ ባለሙያዎች የተሰበሰበ ተሰብስበው አዳዲስ ሰዎችን መጠቆም እድል ነው። በመጀመሪያ ትንሽ ፈራሁ ግን እንደ አንድ ወጥም ቀረቁ። ራስህን አስተዋውቄያለሁ ስለ ስራዬ ተመጥሃለሁ ሌሎችንም ስለ ነፍሱ። ነግረውኛል የነገሩ ካርዶችን ተለዋወጠናል። ተለዋወጠ የሚገርም ያውን። የውኛ አጋጣሚዎች ውጭ ሰማሁ አንዳንዶች እንግዲህ ሰጥተዋኛል። የመገናኘት ግንኙነት መፍጠር ያስፈልጋል። ምናልባት ለወደፊቱ መተናበር እንችላለን። ይህን እድል አመሰግናለሁ የስራ አውታ ታሪክ ለእድገት አስፈላጊ ነው።